በስራህ ላይ ምን ተግዳሮት አለ? የሚለው ጥያቄው ያው ሰው ሆነን እዚህ ምድር ላይ ስንኖር ብዙ ተግዳሮቶች ይኖራሉ በስራ ዙሪያ። አንዱና የመጀመሪያው ምንድነው? ከሰዎች ጋር ወይም ደግሞ ከስራ ባልደረቦች ጋር በሀሳብ አለመስማማት በራሱ አንድ ተግዳሮት ነው። ሌላ ደግሞ የአቅርቦት ችግር ሌላው ተግዳሮት ሆኖ ሊወሰድ ይችላል። እንደገና ደግሞ ምንድነው? ዋናው ነገር የሰው እጥረት ራሱ ደግሞ እንደ ተግዳሮት ሊሆን ይችላል ማለት ነው። ስለዚህ በስራዬ አካባቢ በብዛት እነዚህ ሶስቱ ነገሮች ተግዳሮት ናቸው ማለት ነው።

ምን አይነት ሙዚቃ ትወዳለህ ይላል? እኔ የምወደው ሙዚቃ የሚያነቃቃ በቃ በደንብ የሚያነቃቃ ስሜትን የሚቀሰቅስ። የፍቅርም ሊሆን ይችላል። የሀገርም ሙዚቃ ሊሆን ይችላል። እንደዚሁ ደግሞ የመዝናኛ ሙዚቃዎች ሊሆኑ ይችላሉ። ግን በቃ የሆኑ ስሜት የሚቀሰቅሱ የሆኑ ሙዚቃዎች ደስ ይሉኛል እኔ በተፈጥሮየ።

ነገሮችህን በስርዓት ታስቀምጣለህ ይላል ጥያቄው? አዎ በሚገባ ነገሮቼን አስተካክዬ እ ቦታ ቦታ አስይዣቸው ማለት ነው። ማስቀመጥ እንዳለብኝ ነው። በፕሮግራም በስነ ስርዓት ቦታ ቦታ ሰጥቻቸው ማለት ነው። ሰዓት መድቤላቸው የማስቀምጣቸው እና ይጠቅመኛል ጊዜ ይቆጥብልኛል። እንደገና እንዳይጠፉም ያደርግልኛል ማለት ነው። ስለዚህ ነገሮቼን በስነ ስርዓት ቦታ ቦታ አስይዤ አስቀምጣቸዋለሁ።

ቤተሰብ ምን ያህል ጊዜ ይሰበሰባል? ቤተሰብ ምን ያህል ጊዜ ይሰበሰባል ለሚለው ጥያቄ? ያው እኔ አሁን ብቻዬን ነው የምኖረው። ግን እንደዚህ ባዓል ሲሆን የባዓል ጊዜ ሲሆን። ሁላችንም እንሰበሰባለን ቤት ላይ ማለት ነው ቤተሰብ ጋር እንሰበሰብና አንድ ላይ ነው ምናሳልፈው። አሁን ግን ለጊዜው ብቻዬን ነኝ እዚህ ብቻዬን ነው የምኖረው ስለዚህ። ቤተሰብ አይሰበሰብም።

ስንት ኢሜል ትልካለህ? ስንት ኢሜል ትልካለህ ለሚለው ጥያቄ መልስ ሊሆን የሚችለው እኔ ኢሜል ያው እንትን የለውም። ጊዜ የለውም ማለት ይሄን ያህል እልካለሁ ይሄን ያህል እልካለሁ ብዬ ቁጥር ያስቀመጥኩት ነገር የለም። ግን ያው ሲላክልኝ ሲላክልኝ እመልሳለሁ ኢሜል ሲላክልኝ እመልሳለሁ። እኔም ስፈልግ ስፈልግ ደግሞ ኢሜል አደርጋለሁ ማለት ነው። ቢያንስ በቀን አስር አስራ አምስት ኢሜል አደርጋለሁ።

ጫጫታ ታገኝበት ትችላለህ ይላል ጥያቄው ጥያቄው ግልጽ አልሆነልኝም ብዙም ያው በደንብ ግልጽ አይደለም። ጥያቄው ግን ጫጫታ ጥቅም አለው ወይ ወይም ደግሞ ጫጫታ የት ነው የሚገኘው? አይነት መሰለኝ አልገባኝም። ምን ለመባል እንደተፈለገ ራሱ ማለት ነው?

በቀን ስንት ሰዓት ስልክ ትጠቀማለህ? ይላል ጥያቄው፣ በቀን ያው በሰአት የተገደበ አይደለም። ከስራ ጋር በተያያዘ ስልክን መጠቀም ግዴታ በሚሆንብኝ ሰዓት ሁሉ ስልኬን እጠቀማለሁ። እና በሰአት የተገደበ ነገር የለም ልላችሁ ፈልጌ ነው። ያው ቁርስ ሰዓት ሊሆን ይችላል፣ ምሳ ሰዓት ሊሆን ይችላል፣ ወደ ማታ አካባቢ ሊሆን ይችላል፣ ስራ ላይ እያለሁም በመሃል በመሃል ሊሆን ይችላል ስልኬን እጠቀመዋለሁ።

የትኛውን ወቅት ትወዳለህ? ይላል ጥያቄው ይሄ እኮ ሲጀመር ምንም ጥያቄ የለውም ያው የክረምት ወቅት በጣም ነው የሚወደደው በጣም ነው የምወደው እኔ ክረምት ወቅት ደስ ይለኛል ለምን እንደሆነ አላውቅም ያው ዝናብ አለ፣ ቅዝቃዜ አለ ቅዝቃዜ ሲሆን ደግሞ ይመቻል ምናምን ነገር እና በጣም ነው ደስ የሚለኝ የክረምት ወቅት ስለዚህ የምወደው ወቅት ክረምት ወቅት ነው።

በመታጠቢያ ቤት ውስጥ ትዘምራለህ ይላል ጥያቄው ይሄ ደግሞ የሚያስቅ የሆነ ቀልድ አዘል የሆነ ጥያቄ ነው። ያው ብዙ ጊዜ ባይሆንም ይዘመራል እኮ አንዳንዴ ለምሳሌ ቤት የሰማኸውን መዝሙር ሳታስብ ልትዘምር ትችላለህ ወይ ደግሞ ሆን ብለህ አስበህበት አቅደህ ምናምን ልትዘምር ትችላለህ ማለት ነው። ስለዚህ ይዘመራል እዘምራለሁ እኔ

መዋኘት ትችላለህ? ይላል ጥያቄው ማን ሲጀመር ማን ማን እንደ እኔ መዋኘት ይችልና እኔ እኮ አሳ በሉኝ በቃ አዞ አዞ ታውቃላችሁ እንደ አዞ ነው በቃ ሰምጬ ነው ውስጥ ውስጡን ነው የምሄደው በጣም ነው የምችለው ዋና ማለት ነው እና ደግሞ ደስ ይለኛል መዋኘት የሚችለኝ ካለ እንደውም ይወጣልኝ እስቲ እዋጣለን ዋና የሚችለኝ ካለ ማለቴ ነው።

የድርጅት ዝግጅቶችን ትካፈላለህ? ይላል ካሉ ለምሳሌ ድርጅት ዝግጅቶች የሚዘጋጁ ከሆነ እሳተፋለሁ፣ ደስ ይለኛል ነው ድርጅት ምናምን እንደዚህ የስራ ቦታ ላይ ምናምን ያሉ ዝግጅቶች ደስ ይላሉ ማህበራዊ ኑሮን ስለሚያበረታቱ ማህበራዊ ህይወትን መቀራረብን ጉርብትናን ምናምን ስለሚያበረታቱ ደስ ይለኛል ማለት ነው።

ምን ያህል ጊዜ ወደ ገበያ ትሄዳለህ ነው የሚለው ጥያቄው? እኔ ያው ምን ያህል ወደ ገበያ ትሄዳለህ ለሚለው ጥያቄ መልስ ስሰጥ። በሳምንት አንዴ ነው። በሳምንት አልኩኝ እንዴ? በወር ነው በሳምንት ነበር እኔ ገበያ የምሄደው በእናታችሁ። መቼ እንደሆነ ጠፍቶብኝ እኮ ነው። በቃ አስቤዛ ስጨርስ ነው እኔ ገበያ የምሄደው።

የአካባቢዎን ይወዱታል ይላል ጥያቄው አካባቢውን የሚጠላ የለም። በመሰረቱ እና እኔ ደግሞ በጣም ነው የምወደው አካባቢዬ። አጸዳለሁ ጽዱ አካባቢ እንዲሆንልኝ በቃ የማላደርገው ነገር የለም የማልፈነቅለው ድንጋይ የለም። እንደዛም ሆኖ ደግሞ ያው ቆንጆ ነው። ያምራል አካባቢያችን እና እወደዋለሁ ማለት ነው። በዛ ምክንያት

በመስመር ላይ ቪዲዮ ትመለከታለህ? ይላል ጥያቄ ብዙ ጊዜ ስራዬ እንደውም እሱ ነው እውነት ለመናገር መስመር ላይ ቪዲዮዎች አያለሁ በደንብ ነው የማየው ማህበራዊ ሚዲያ አካውንት ላይ በመግባት ማለት ነው። ማህበራዊ ሚዲያ ላይ በመግባት የተለያዩ ቪዲዮዎችን አያለሁ በደንብ ነው የማየው።

በመስታወት ላይ ምን ያህል ጊዜ ታያለህ? ነው የሚለው ጥያቄው በመስታወት ላይ ያው አያለሁ ብዙ ጊዜ ባልለውም ግን አልፎ አልፎ ራሴን አያለሁ በማስታወት ምናምን እና ጠቃሚ ነው መስታውት ላይ ቆም ብሎ እራስን ማየት ፊትን ማየት ለምሳሌ የለበስነውን አለባበሳችን ለማየት የፀጉር እንትናችንን ፀጉር ሁኔታችንን ሌላ ደግሞ ንጽህናችንን ራሱ የፊታችንን ገጽታ ንጹህ መሆኑን እንደገና ጽጉር አበጣጠራችን እንዚህን እነዚህን ነገሮች በስነ ስርዓት አይተን አስተካክለን ለመቀጠል መስታወት ፊት መቆም ያስፈልጋል ማለት ነው። ሌላ ልብሳችን ያምርብናል ወይ ቆንጆ ነው ወይ ከእኛ ከሰውነታችን ጋር ይሄዳል ወይ የሚለውንም ለማየት ግዴታ መስታወት ፊት መቆም አለብን ማለት ነው።

በመስመር ላይ ሙዚቃ ትሰማለህ ይላል ጥያቄው? አዎ በመስመር ላይ ሙዚቃ እሰማለሁ። አልፎ አልፎ ያው ሲመቸኝ ሲመቸኝ። መስመር ላይ ሙዚቃ በደንብ ነው የምሰማው ማለት ነው። ስለዚህ አዎ እሰማለሁ ሙዚቃ መስመር ላይ። ይጠቅማል ደግሞ መስማት ለአእምሮ መዝናናት ስለሚሆን እሰማለሁ።

ጥፍርህን ትቆርጣለህ ይላል ጥያቄው? ጥፍሬን እቆርጣለሁ። ደስ አይለኝም እንደውም ጥፍር ትንሽ ራሱ ከፍ ብሎ እንደዚህ በአይን ምናምን መታየት ሲጀምር በቃ በጣም ስለሚያስጠላኝ። ወዳው ወዳው ነው የምቆርጠው ማለት ነው። ይሄ ለምንድነው የሚጠቅመው? እና እንደዚህ ስራ ትንሽ ንጹህ ካልሆኑ ነገሮች ጋር በምትገናኝ ሰዓት። ይቆሽሻል ማለት ነው እዛ ስር ስቅስቅ እያለ እየተወታተፈ ምናምን። ጥፍርህን ትቆርጣለህ ይላል ጥያቄ ው። ስለዚህ እኔ ጥፍሬን እቆርጣለሁ ማለት ነው።